የምመኘው ስራ አሁን እየሰራሁት ያለሁትን ነገር ነው ከምመኘው ቦታ ደርሻለሁ። ከልጅነቴ ጀምሮ አባቴ የሚያስተዳድረውን ድርጅት በብቁ ሁኔታ ማስተዳደር በጣም ነበር የምፈልገው። እና አሁን ላይ የተመኘሁትን ስራ አግኝቼ ማነው እየሰራሁ ነው ያለሁት። የአባቴን ሀላፊነት ተቀበየና በጣም የምወደው የማከብረው የስራ አይነት ነው። ለብዙዎች የስራ ፈጠራ መፍጠር የምችልበት ስራ ነው። ብዙዎችን ከስራ እንዲኖራቸው አድርጊያለው። ከጭንቀት ከሀሳብ ነዛ እንዲሆኑ። የበኩሌን ስላደረኩኝ የምመኘውን ስራ አባዬ አባዬ በፊት ጀምሮ የሚያደርገውን ስራ የሚሰራውን ስራ ነበረ። የምመኝ የነበረው እና በስራ ተምሬ አሁን እየሰራሁ ነው ያለሁት። አባዬ ልጅ እያለሁ። በጣም ብዙ ወጣቶችን በውስጡ እንትን ቀጥረው በጣም ብዙ ወጣቶችን እንትን ያሰራ ነበረ። ደግሞ ወጣቶች ስል እንትን ነው ማንኛውም ወጣት ሳይሆን አጋዥ የሌላቸው ቤተሰቦቻቸው ደሃ የሆኑ እና እነሱ እነሱን ራሱ እያጣራ እንትን ነበረ። በድርጅቱ ውስጥ ቦታ ይሰጣቸው ነበረ። እና በጣም ብዙ ወጣቶችን ራሳቸውን ከማጥፋት ከጭንቀት ማመንገብ እና እንትን ብሏችኋል። ደርሶላችኋል እና በጣም ነበር የምመኘው ያኔ። የአባዬን ስራ እንደዚህ መስራት ነው የምፈልገው ነበር የምለው። እና እና አሁን ላይም እሱን ነው የምሰራና የምመኘው ስራ። ከምንም በላይ ደግሞ ይሄ በጎ አድራጎት ስራ በጣም ነው። የምመኘው የነበረ። አድጌ ትልቅ ሰው ሆኜ በጎ አድራጎት ስራዎችን መስራት። ሽማግሌዎችን መርዳት በጣም ነበር የምመኘው። እና ይሄን ስራ ነው የምሰራው አሁንም የበለጠ እንደማስፋፋው እርግጠኛ ነኝ። የምመኘው ስራ አብዛኛውን በጎ አድራጎት ስራ የምመኘው ስራ ነበረ

ብዙ አይነት ጥቅማ ጥቅሞች አሉኝ። ያው የራሴ ድርጅት ቢሆንም ጥቅም ግን ገንዘብ ነው በጣም ብዙ ገንዘብ አገኛለሁ በጣም ብዙ ትርፍ አገኛለሁ። ሁለተኛው ጥቅማ ጥቅም ደግሞ በጣም መልካም ሰዎች መልካም ከስተመሮች ደንበኞቼ በጣም ደስ የሚሉ ከእነሱ የምማረው ማንነት ያለ የተረጋጉ ለየት ያሉ በጣም ደስ የሚሉ ልገልጽልህ የማልችለውን አይነት ሰዎች ያገናኘኛል እና ይሄን እኔ አንዱ ጥቅም ነው። ስብእናዬን ከገነባሁባቸው ነገሮች አንዱ በከስተመሮቼ በደንበኞቼ ፀባይ ነው በጣም የተለያየ ፀባይ ይመጣል። ከምገልጽልህ በላይ መልካም የሆኑ ሰዎች አሉ። አንዳንድ ነገሮችን ከእነሱ የወሰድኳቸው ባህሎች አሉ እና ጥሩ ምግባርን አገኝቼበታለሁ ይሄ አንዱ ጥቅም ነው። ሶስተኛው ደግሞ ቫኬሽን የተለያዩ ሀገሮች እሄዳለሁ በዚህ በስራውም አማካኝነት ማለት ነው። እና በጣም ብዙ ሀገራት አፍሪካም በአለምም ኢትዮጵያ ውስጥም በጣም ብዙ ሀገሮችን ከተሞችን አይቼበታለው። በጣም ብዙ ጥቅማ ጥቅም አገኝበታል ነው የውበዋናነት ገንዘብ ነው። ገንዘብ በጣም ብዙ ገንዘብ አገኝበታለሁ በጣም ትርፋማ ነው ድርጅታችን

ቤቴን ብዙ ጊዜ አላጸዳም ምክንያቱም ስራ ስለሆንኩኝ። እና ያው ራሱን የቻለ ጽዳት ባለሙያ ቤታችን አለ አሉ የኔንም ሆነ የፋሚሊን ጽዳት የቤታችን ጽዳት የሚቆጣጠሩልን አሉ። የጽዳት ባለሙያዎች ግን በራሴ እጅ ከሳምንት አንዴ አጸዳለሁ። ከሳምንት አንዴ እሁድ ቀን በጣም ፍሬ ስለሆንኩኝ በጣም ብዙ ስራዎችን እሰራለሁ። ከእነሱ መካከል ቤቴን ማጽዳት የቤቴን አቀማመጥ መቀያየር። በተለይ ደግሞ የራሴን የምኝታ ቤቴ ያልከውን ያልከውን አቀማመጥ ሊሆን ይችላል ብዙ ነገሮችን የቤቴን የአልጋዬን የምኝታ ቤቴን ፍላወሮች ምናምን መቀየር ሊሆን ይችላል። የሚታጠቡ ነገሮች ረጅም ሰዓት ለብሰው ወይ ደግሞ ተቀምጠው የሚቀይ የቆዩ ነገሮችን እኔ ነኝ የምቀያይራቸው። እና በሳምንት አንድ ጊዜ የራሴን ምኞታ ቤት ሆነ እነዚህ ረጅም ሰዓት ተሰቅለው የቆዩ ነገሮችን አጸዳለሁ። ከዛ ውጪ ግን የጽዳት ባለሙያዎች አሉ ቤት ውስጥ የሚያጸዱ የነሱ ስራ ነው ጽዳት። እና ሁሌም በየቀኑም ሊሆን ይችላል እኔ ብዙ ጊዜ አላስታውልም ምክንያቱም ስራ ላይ ስለሆንኩኝ ብቻ ንጹህ ነው ነው የምጠብቀኝ። ግን በሳምንት አንድ ጊዜ እኔ ራሴ ምኝታ ቤቴንም ሆነ የሞሉ የመኖሪያ ቤታችን እናጸዳለን ከነማሚ ጋር አንድ ላይ ሆነን ማለት ነው። እና በሳምንት አንድ ጊዜ ቤቴን አጸዳ ለው

ማር አዎ እወዳለሁ በጣም እወዳለሁ። እኛ ቤት ማር በተለይ ጥቅምት ተወር ላይ አባባ ወይ ደግሞ ማሚ ከገጠር ካሉ ቤተሰቦቻቸው ማር ያስመጣሉ። ጥቅምት ማር በጣም ቆንጆ ለጤና ተስማሚ መድሃኒት ነው ስለሚሉ። በጥቅምት የሚቆረጥ ማር እኛ ቤት በጣም በብዛት ነው የሚመጣው። እና ሁሌ ጠዋት ላይ በባዶ ሆዳችን ወይም ደግሞ ከሰአት ሊሆን ይችላል ብቻ። ከምግብ ከመምራታችን በፊት ማር እንድንበላ እንደረጋለን። እና ከልዝነታችን ጀምሮ አንዱ ጤነኛ የመሆናችን ሚስጥርም ማር ከልጅነታችን ጀምሮ እስካሁኗት ጊዜ ድረስ። በባዶ ሆዳችን ማር ስለምንጠቀም በጣም ጤነኛ ነን በጣም ነው የምንወደው። በዚያ በዛ ተጽኖ የተነሳ አሁን ድረስ ማር በጣም ነው የምወደው። በየቀኑ ማር እጠቀማለሁ። ምክንያቱም ምንም አይነት የጤና እስከማውቀው ድረስ የጤና ክል የለውም። ተፈጥሮአዊ ጣፋጭነት ያለው ስለሆነ እና በጥቅምት የሚቆረጠው ማር ደግሞ የበለጠ ይሄ ከአበቦች ከአረንጓዴ ነገሮች ለእጽዋቶቹ መድሃኒታማ እጽዋት የሚበቅሉበት ሰዓት ስለሆነ በዛ ሰዓት ንቦች የሚቀስሙት። ያ በጣም መድሃኒት ነው። እና ሁሌም ቢሆን ማር እጠቀማለሁ። በተለይ በተለይ ደግሞ ጉንፋን ሲይዘኝ ማር በጣም ነው ሳለም የሆነ ነገር ብቻ በአየር መቀየር ምክንያት የጤና እክል ሲያጋጥመኝ። ማር እጠቀማለሁና ማር በጣም ነው የምወደው። በጣም አይገልጸውም በዳቦ በሻይ የማልጠቀምበት አይነት የለምና። ብዙ አይነት ማርን በብዙ አይነት እያደረኩ እጠቀማለሁ። ይሄ የሆነው ደግሞ በጣም ማር ስለምወድ ነው። በጣም ነው የምወደው ከፋሚሊ እኔ በጣም ጣፋጭ ነገር እወዳለሁ በተለይ ደግሞ በዋናነት ማር በጣም ነው የምወዳው

ብዙ ጊዜ የምወደው አስራ ሁለት ሰዓት አካባቢ በጣም ደስ ይለኛል ከአሥራ ሁለት ሰዓት እስከ ሶስት ሰዓት ያሉት ከቤተሰቦቼ ጋር የማሳልፍባቸው ጊዜያቶች ናቸው። ከምሽቱ አስራ ሁለት ሰዓት እስከ ሶስት ሰዓት አካባቢ ከቤተሰቦቼ ጋር የምጨዋወትበት ነው። ምክንያቱም በጣም ቢዚ ነኝ ያቺ ሰዓት ለኔ ግን ትልቅ ነገር ናት። ለሶስት ሰዓት ያክል ቤተሰቦቼን ማግኘት ከእነሱ ጋር መጫወት ክላስ የሄዱትም ስራ የሄዱትም አንድ ላይ ስብሰብ ብለን የምንጫወትበት ሰዓት ስለሆነ። ከአሥራ ሁለት ሰዓት እስከ ሶስት ሰዓት በጣም የምወደው የቀኑ ምርጡ ሰዓት እሱ ሰዓት ይሄ ነው። እኔ ለኔ ሁሉም ምርጥ ሰዓት ነው። ግን ፋሚሊ ጋር በደንብ የማሳልፍበትን ሰዓት በጣም ነው የምወደው እና። ከቀኑ አስራ ሁለት ሰዓት እስከ ማነው ከምሽቱ አስራ ሁለት ሰዓት እስከ ማታው ሶስት ሰዓት ያሉትን ጊዜያቶች በጣም ነው የምወድ እስክተኛ ድረስ ያሉትን ማለት ነው። ሁለተኛ ደግሞ ጠዋት ከአስራ አንድ ተኩል እስከ ሁለት ሰዓት ያሉትንም በጣም ነው የምወዳቸው። ምክንያቱም ስፖርት እንቅስቃሴ ከፋሚሊ ጋር ቁርስ መብላት ምናምን ነው። እና ብቻ ከቤተሰቦቼ ጋር የሚያገናኘኝ ሰዓት አብዛኞቹን ሰአቶች እወዳቸዋለሁ በጣም ማለት ነው። ብዙ ጊዜ ስለማላገኛቸው። እና ከምሽቱ አስራ ሁለት ሰዓት እስከ ሶስት ሰዓት ለኔ በጣም ልዩ ቀን የምወደው ቀን

ፀሀይ ስትጠልቅ። አዎ ደስ ይለኛል። መመልከት እወዳለሁ። ምክንያቱም ከስራ ዘጋግቼ የምወጣበት ታይም ነው። እና በቃ አፎይ የምልበት ሰዓት ስለሆነ። የፀሀይ መጥለቅን አይቼ ነው ከስራ የምወጣው። እና ለሆነ ትንሽ ደቂቃ ሰዓት ወስጄ ራሴን አሳርፌ ወደ ፀሀይ እየተመለከትኩ ነው። እንትን ከስራ ከመውጣቴ በፊት የማደርገው እና። ፀሀይ ስትጠልቅ መመልከት በጣም ደስ ይለኛል። ስትወጣም እመለከታለሁ። ምክንያቱም የኔ ቀን የሚጀምረውም የሚያልቀውም በሰላም መሆኑ በፀሀይ አማካኝነት ነው። ከፈጣሪ በታች ስራየ። በመልካም የምጀምረው ፀሀይ ስትወጣ ነው። በመልካም የሚያልቀው ፀሀይ ስትጠልቅ ነው። እና አመስግኜ እምጨርስበት ሰዓት ፀሀይ ስትጠልቅ ነው። እና ፀሀይ ስትጠልቅ በጣም ነው ደስ የሚለኝ መመልከት እወዳለሁ። ከስራ የማቆምበት ሰዓት ነው። ብዙ ጊዜ በጣም በስራ ቢዚ ካልሆንኩኝ። ፀሀይ በምትጠልቅበት ሰዓት ስራ የማቆምበት ሰዓት ነው። እረፍት የምወስድበት ሰዓት ፀሀይ ስትጠልቅ ነው። እና በጣም እወዳለሁ